ሙዚቃ በጣም እወዳለሁ። ብዙ አይነት ሙዚቃዎች አሉ ያው እንደሚታወቀው እኔ በጣም የምወደው ሙዚቃ የፍቅር ሙዚቃ ነው። የፍቅር ሙዚቃ በጣም እወዳለሁኝ። ሀገራዊ ሙዚቃዎች ማለት የሀገርን ስሜት የሀገርን ፍቅር የሚገልጹ ሙዚቃዎች በጣም ይመቹኛል። ቅድም እንዳልኩት የፍቅር ሙዚቃ ምክንያቱም ፍቅረኛዬን ያገኘኋት በዛ ሙዚቃ ነው። ማለት ያ ሙዚቃ ስሰማ የፍቅረኛዬን ሂወት እና ፍቅረኛዬን ያገኘሁበትን መንገድ ስለሚያስታውሰኝ የፍቅር ሙዚቃ በጣም እወዳለሁ። ሌላ ሀገራዊ ሙዚቃዎች ናቸው። ሀገራዊ ሙዚቃ ስለ ሀገር ፍቅር ስለ ሀገር አንድነት ስለ ሀገር ታሪክ የሚሰራ ሙዚቃ እጅግ በጣም ያዝናናኛል። ምክንያቱም አንድ የሀገራዊ ሙዚቃ ሲሰራ የሙዚቃውን ታሪክ ስንሰማ ለዛች ሀገር ወይም ለዛ ሀገር ያለን ፍቅር ይጨምራል። ለ የዛችን ሀገር ታሪክ ማወቅ እንችላለን። የዛችን ሀገር የህዝቧን አኗኗር ሁኔታ የሚገልጽ ስለሆነ እጅግ በጣም ይመስጣል። ሌላኛው ደግሞ የሙዚቃ አይነት። ለዘመድ ለጓደኛ ወይም ደግሞ በሞት ለተለየን ሰው የሚዘፈን ዘፈን አለ። እሱም ትንሽ በመጠኑም ቢሆን ያዝናናኛል በመጠኑም ቢሆን ያዝናናኛል። ማለት የሆነ ስሜት ይፈጥርብኛል። ያን ሙዚቃ ስሰማ ያን ሰው ማስታወስ ምን ሲሰራ እንደነበረ የማስታወስ እድል ስለሚፈጥር። ለዘመድ ወዳጅ የሚዘፈን ሙዚቃም በጣም ያዝናናኛል። ግን ከሁሉ ከሁሉም በላይ ለሀገር ወይም ስለ ሀገር የሚዘፈን ሙዚቃ እና ስለ ፍቅር የሚዘፈን ሙዚቃ እጅግ በጣም ይማርከኛል። እጅግ በጣም ነው የሚማርከኝ። ሙዚቃ በነገራችን ላይ የሰውን ስሜት የመንካት አቅም አለው። ማለት ለምሳሌ አንድ ሙዚቃ በሀገራዊ ጉዳይ የተሰራ ሙዚቃ ከሆነ ወጣቱን በሙሉ የማነቃነቅ ለዛች ሀገር አንድ ሆነው ዘብ ሆነው ያችን ሀገር እንዲጠብቁ ለሀገራቸው ያላቸው ፍቅር ከፍ እንዲል ስለሚያደርግ። ሙዚቃ ሀይል አለው። ሙዚቃ ሀይል አለው። ሌላው ለፍቅረኛ የሚዘፈን ሙዚቃም ደግሞ ለፍቅረኛችን ምን አይነት ስሜት እንዳለን የመለየት አቅም አለው። ማለት ያን ሙዚቃ በመስማት የሚሰማኝን ስሜት በማዳመጥ ለፍቅረኛዬ ወይ ለጓደኛዬ ያለኝ ስሜት ምን ያህል እንደሆነ ማወቅ እችላለሁኝ። ምን ያህል ያንን ሙዚቃ ስጋብዛትም ያንን ሙዚቃ ሰምታ እሷ ለኔ ያላትን ፍቅር በትክክል ማወቅ ትችላለች። ያ ሙዚቃ በትክክል የፍቅረኛዬን ፀባይ አቋም መልክና ሁለንተናዊ ነገሯን የመግለጽ አቅም አለው። የመግለጽ አቅም በጣም አለው። ያን ሙዚቃ ስሰማ በትክክል በአእምሮዬ የምሰላት ፍቅረኛዬን ነው። ፍቅረኛዬን ነው። ምክንያቱም የሙዚቃው ታሪክ የሙዚቃው ቅደም ተከተል ስለ መልኳ ስለ ቁመቷ ስለ አነጋገሯ ስለ ፀባይዋ ስለ ሙሉ ነገሯ ነው የሚገልጸው። ስለዚህ የፍቅር ሙዚቃ እጅግ በጣም ደስ ይለኛል። እጅግ በጣም ደስ ይለኛል። የሀገራዊ ሙዚቃም ቅድም እንዳልኩት ነው። ለዛች ሀገር ያለን ክብር አንድ ታሪኳስ ምን እንደሆነ ህዝቦቿ ምን እንደሚመስሉ የህዝቦቿ አኗኗር ምን እንደሚመስል የህዝቦቿ የሂወት ታሪክ ምን እንደሚመስል በቀደመው ዘመን ምን አይነት ህይወት እንዳላቸው አሁንስ ምን አይነት ህይወት እንዳላቸው የመገለጽ አቅም አለ ሙዚቃ ይሄን ያህል። ትልቅ ስሜት ትልቅ ምናባዊ አለም የመፍጠር አቅም አለው። ስለዚህ የፍቅር ሙዚቃ የሀገር ሙዚቃ እጅግ በጣም እወዳለሁኝ

ብዙ ምሳሌዎች አሉ የማውቃቸው ብዙ ምሳሌዎች ናቸው እነሱ ምሳሌዎችን በተለያየ ቦታ ሊከፈሉ ይችላሉ ማለት ለምሳሌ በመንፈሳዊ አለም በትምህርት ቤት በትምህርት አለም ማለት ነው ሌላኛው በስፖርት አለም ሌላኛው ደግሞ በአመጋገብ አለም በብዙ ቦታዎች ሊከፈሉ ይችላ፤ የማውቃቸው ነገሮች ለምሳሌ በመንፈሳዊ አለም የማውቀውን አንድ ምሳሌ ልናገር፤ በመንፈሳዊ አለም ወይም በቤተክርስቲያን የማውቀው ምሳሌ ከፈጣሪ ጋር እንዴት ነው ግንኙነት የምናደርገው ከፈጣሪ ጋር ያለን ግንኙነት ምንድነው የሚመስለው የሚለውን ለማወቅ አንድ አባት ምን አሉ የግብጽ ኦርቶዶክስ አባት ናቸው እና መነኩሴ ናቸው እና ምንድነው ያሉት ሰው ብቻውን ወደ በረሃ ሲሄድ ብቻውን እንደሆነ ሊሰማው አይገባም፤ ሁልጊዜ ፈጣሪ በበረሃ እንሂድ በከተማም እንሂድ በገጠርም እንሂድ ሁል ጊዜ እግዚአብሔር ከእኛ ጋር አለ፤ ምክንያቱም የፈጠረን አምላክ አይተወንም ስለዚህ ሁሌ በበረሃም በገጠርም በከተማም ስትሄዱ ብቻችሁን አይደላችሁም ወይም ደግሞ ብቻዬን ነኝ አትበሉ ብለው የተናገሩት ትዝ ይለኛል ስለዚህ ለምሳሌ ሰው ብቻችሁን መንገድ ላይ አግኝታችሁ ብቻህን ነህ እንዴ ብሎ ሲጠይቃችሁ አይ ብቻዬን አይደለሁም ምክንያቱም እግዚአብሔር ከእኔ ጋር አለ በመንፈስ ከእኔ ጋር ስለሆነ እግዚአብሔር ከእኔ ጋር ነው በሉ ብለው በምሳሌ ሲናገሩ አስታውሳለሁኝ፤ ሌላኛው ደግሞ በትምህርት አለም አንድ ምሳሌ ለመጥቀስ ያክል ትምህርት ቤት ተማሪ ትምህርት ቤት ሲሄድ አርፍዶ ይገባል አሉ አንድ ምሳሌ ነው አርፍዶ ሲገባ የት ነበርክ ብለው ይጠይቃሉ መምህሩ በር ላይ ቆመው፤ ከቤት ነው የመጣሁት እና ቤት ነው ያረፈድኩት እናቴ ነች ያስረፈደችኝ በስራ ምክንያት ብሎ አሳምኖ ለመግባት ይሞክራል፥ ከዛ መምህሩ አይ አላስገባህም ነገ እናትህን ይዘህ ና ብለው መለሱት እናቱን ይዞ ሲሄድ መምህሩ ምን አላቸው ለእናትየው ልጅሽን አላስገባም ያልኩት እኔ ነኝ ምክንያቱም አርፍዶ ነው የመጣው ብሎ ሲጠይቃቸው ያረፈደምበትን ምክንያት ግን ማወቅ እፈልጋለሁ ይላቸዋል እናትየው ደግሞ እኔ በሰአቱ በጊዜው ነው የላኩት የት እንዳረፈደ አላውቅም ስንት ሰዓት ነው ከቤቴ የወጣው ብሎ ይጠይቃቸዋል መምህሩ ከቤቴ የወጣው አንድ ሰዓት ላይ ነው እናትየው ከዛ መምህሩ ደግሞ እዚህ የደረሰው ሁለት ተኩል ነው አንድ ሰዓት ሙሉ የት ነው የቆየኸው ብሎ ሲጠይቀው እናቴ ናት እንዳይል እናቱ አጠገቡ አለች፤ ስለዚህ ያረፈደበትን ቦታ በትክክል መናገር ነበረበት አይ ጨዋታ ለመጫወት ወደ ሜዳ ገብቼ ነበረ ለዛ ነው ያረፈድኩት ብሎ እውነቱን ተናገረ ከዛ በኋላ እናትየውም ልጁ ከዚህ በኋላ እንዳያረፍድ መምህሩም ደግሞ ሲያረፍድ ደውሎ እንዲነግራት ስልክ ተለዋወጡ ይባላል ከዛ በኋላ ልጁን ማርፈድ ተወ ምክንያቱም ካረፈደ ለእናትዮው ስለሚደወል ማለት ነው። ሌላኛው ምሳሌ ደግሞ በስፖርት አለም ነው በስፖርት አለም ያለኝ አንድ ምሳሌ ምንድነው በልጅነቴ ኳስ ስጫወት ሳላውቅ ስንዴ ይሄ ወለምታ እግሬ ላይ ይሰማኛል ያ ስሜት ሲሰማኝ እያደግኩ ስሄድ እያደኩ ስሄድ ስሜቱ እየጠነከረ እየጠነከረ ይሄዳል ከዛ ሀኪም ቤት ሄድኩኝ ከዚህ በኋላ ኳስ እንዳትጫወት ብለው ከለከሉኝ ከዛ ከአስራ ሁለተኛ ክፍል በኋላ ኳስ መጫወቴን አቆምኩኝ ማለት ነው እና እነዚህ ናቸው ያሉኝ ምሳሌዎች።

ቅመማ ቅመም ምግብን ለማጣፈጥ እንደ እንደሚያስፈልጉ ይታወቃል ምክንያቱም ቅመም የሌለው ወጥ ምንም አይጠፍጥም ማለት ምንም ትርጉሙን አይሰጥም የምግብ ጣሙን ሁሉ ያጠፋልና። ቅመማ ቅመም በብዙ ያስፈልጋሉ ምግብ ለማጣፈጥ። የምግቡን ቀለም ለመቀየር የምግቡን አይነት ምን አይነት ቀለም እንዲኖረው ለማድረግ ቅመማ ያስፈልጋሉ። የቅመማ ቅመማ አይነቶች ምናልባት ምግብ ሲባል ወጡ አለ እንጀራው አለ ዳቦው አለ ብዙ አይነት የምግብ አይነቶች አሉ እንደየ ምግብ ይለያያል። ሁሉም አይነት ምግብ የወል ስሙ ምግብ ነው እንጂ የሚባለው ብዙ አይነት ናቸው። ቅድም እንደጠቀስኩት ወጡ ራሱ ምግብ ነው። እንጀራ ራሱ ምግብ ነው። ዳቦ ራሱ ምግብ ነው ሌሎች ምግቦች አሉ። እንደየአካባቢው በተለይ በኢትዮጵያ የተለያዩ የምግብ አይነቶች አሉ። እንደየአካባቢው ሁኔታ ይለያያል በርግጥ እና በእያንዳንዱ ምግብ ላይ ደግሞ የሚጨመሩ ቅመማ ቅመሞች አሉ። ያ ቅመማ ቅመም ጥቅሙ ምንድነው? የምግቡን ቀለም የምግቡን አይነት ለመወሰን የምግቡን ሽታ ጭምር ለመወሰን ሌላው ደግሞ ቅመም ሲጨመርበት ምግቡ ለምን ያህል ጊዜ ይቆያል የሚለውንም ለመወሰን ይጠቅማል። እና ቅመማ ቅመም ብዙ ጥቅም አለው። እና ቅመማ ቅመም የበዛበት ምግብ ቅመማ ቅመም የበዛበት ምግብ በጣም እወዳለሁኝ በጣም ነው የምወደው። ምክንያቱም ቅመማ ቅመም የበዛበት ምግብ ብዙ አይነት ይዘቶችን ይይዛል በውስጡ። በውስጡ አሁን ወጡ ለምሳሌ ወጥ በኢትዮጵያ አያያዝ ብዙ አይነት ወጦች አሉ ለምሳሌ ሽሮ በጣም የተለመደ ምግብ ነው ወይም የወጣ አይነት ነው። ሽሮው የሚሰራበት ቅመማ ቅመም ወሳኝ ነው። እንጂ ሽሮ ብቻውን ምንም ጥቅም የለውም። ፕሮቲንም የለውም ካርቦ አይድሬት የለውም ምንም ነገር የለውም ስታርች የለውም ምንም ምንም የለውም ግን። ሽሮ የሚዘጋጅበት ቅመማ ቅመም ግን ወሳኝ ነው። ለሰውነት ለፊት ለፊታችን ጥራት ለምግቡ ጥፍጥና ብዙ አይነት እጠቀምሃለሁ። ስለዚህ በእያንዳንዱ ምግብ ላይ ቅመማ ቅመም ከበዛ የምናገኘው የፕሮቲን አይነት ወሳኝ ነው። በጣም ወሳኝ ነው እና ምግብ ላይ ቅመማ ቅመም ሲበዛ በጣም ነው ደስ የሚለኝ። ቀለሙን ይቀይረዋል ሽታውን ይቅይረዋል ቃናውን ሁሉ ደስ የሚል ያደርገዋል። በርግጥ በጣም ሲበዛ የራሱ አሉታዊ ተጽዕኖ እንዳለው ይታወቃል ምንም ነገር ከመጠኑ ሲያልፍ በርግጥ አሉታዊ ተጽዕኖ አለው። ምክንያቱም እያንዳንዱን ነገር በመጠን ሲሆን ነው። ከመጠን ያለፈ ነገር ምንም ነገር በጣም የምንወደው ነገርም ቢሆን አሉታዊ ነገር አለ። ግን ምግብ ላይ ቅመማ ቅመም የበዛበት ምግብ እጅግ በጣም ነው ደስ የሚለኝ ነው። ለሰውነት ይስማማኛል ሽታው ደስ ይለኛል። የምግቡ መዓዛ ለየት ይላል። እና በእያንዳንዱ ምግቦች ውስጥ በወጥ ውስጥ በእንጀራ ውስጥ በዳቦ ውስጥ ቅመማ ቅመም ሲበዛ በጣም ነው ደስ የሚለኝ ለምሳሌ ዳቦ ውስጥ የሚጨመር ቅመም አለ። ጥቁር አዝሞድ የሚባል ቅመም አለ። ያ ያ ጥቁር አዝሞድ የገባበት ዳቦ ወይም የበዛበት ዳቦ እና ጥቁር አዝሙድ የሌለው ዳቦ ሽታው መልኩም የተለያየ ነው። በጣም የተለያየ ነው። የጥቁር አዝሙድ የገባበት የዳቦ ሽታው በጣም ነው ደስ የሚለው የመብላትን የምግብ ፍላጎትን ሁሉ ይጨምራል መዓዛው በጣም ነው ደስ የሚለው። እና ልክ እንደዚሁ ሌሎች ወጥ ወጥ ውስጥም ምግብ ውስጥም ምንድነው? ይሄ እንጀራ ውስጥም ሌሎች ደግሞ እንደየ አካባቢው የሚዘጋጁ ምግቦች አሉ እነሱ ላይም የሚጨመረው ቅማማ ቅማም በጣም ነው ደስ የሚለው የምግቡን ሽታ አለው። ይጨምራሉ በቃ የምግብ ፍላጎት በብዛት እንዲኖረን ያደርጋሉ። በቃ ቶሎ ቶሎ እንድንበላ ቶሎ ቶሎ ምግብ እንዲፈጭ ስለሚያደርጉ። የሚበ ቅመማ ቅመም የበዛበት ምግብ በጣም ነው የምወደው

የቤት ጣሪያ ከተለያየ ነገር ሊሰራ ይችላል። ለምሳሌ በኢትዮጵያ ይዘት ቤት የሚሰራው ከብዙ ነገር ነው። ለምሳሌ በገጠር አካባቢ እና በገጠር በከተማ አካባቢ የሚሰራበት ይዘት ይለያያል። ለምሳሌ በገጠር ከሳር ሊሰራ ይችላል ከእንጨት ሊሰራ ይችላል። በከተማ ደግሞ ከራሱ ከእንጨት ሊሰራ ይችላል ከብሎኬት ሊሰራ ይችላል። ግድግዳውም እንደዛው ጣሪያውም እንዲው ይለያያል። ለምሳሌ በገጠር ጎጆ ቤት የሚባል አለ። እና ያ ጎጆ ቤት የሚሰራው በእንጨት ሆኖ ከላይ ደግሞ በሳር ነው። ማለት ይሄ ጣሪያው በሳር ነው የሚሆነው። ከዛ ውስጥ እሳት ይነዳል ምን ይላል ጭሱ በዛ ሳር ውስጥ ይወጣል ማለት ነው። አይታፈንም። እና በገጠር አካባቢ ጣሪያ የሚሰራው ከሳር ነው። እኔ ደግሞ የከተማ ልጅ ነኝ። ከተማ ውስጥ ደግሞ በቆርቆሮ ነው ጣሪያ የሚሰራው ማለት። በቆርቆሮ ነው ማለት ልክ ግድግዳውና እንትኑ ካለቀ በኋላ ቀጥታ ቆርቆሮ ይጫናል ማለት ሳይሆን። በቤቱ መካከል ወራጅ የሚባል አለ። ወራጅ እንጨት ወይም አግዳሚ የሚባል አለ። ማለት ቆርቆሮን የሚሸከም ወይም ቆርቆሮ ሚስማር ሲመታ ሚስማሩ የሚያርፍበት እንጨት ማለት ነው። አግዳሚና ወራጅ ይባላል። እና የኔ ቤት የተሰራው ማለቅ ጣሪያው የተሰራው አግዳሚና ወራጅ የሚባል አለ እዛ ላይ ደግሞ ቆርቆሮ ይመታል። እና ቆርቆሮ ሲመታ የምንጠቀመው የቆርቆሮ ሚስማር የሚባል አለ ክዳን ያለው የሚስማሩ አናት ላይ ክዳን ያለው ማለት ጥቅሙ ምንድነው? የሚስማሩ ቀዶ ወይ ሰብሮ ሲገባ በዛ ቀዳዳ ውስጥ ዝናብ እንዳይገባ ያ ኮፍያ የሚመስለው ነገር ይሸፍናል ማለት ነው። እና እሷ አልፎ ምን ይይዛል አግዳሚና ወራጅ የሚባለው እንጨት ላይ ያርፋል። ስለዚህ ቆርቆሮውንና አግዳሚና ወራጁ ላይ የሚያልፈውን እንጨት አንድ ላይ የሚያያይዝልኝ ሚስማር ነው። እና ጣሪያው ሲሰራ በእንደዚህ አይነት መንገድ ነው። ጣሪያው ከተሰራ በኋላ ደግሞ ጣሪያው መሰራቱ ብቻውን ውበት የለውም ወይም ደግሞ ብዙም አይስብም ስለዚህ ምን ይደረጋል? ከስር ኮርኒስ የሚባል ነገር አለ። ጣሪያው ስር ኮርኒስ የሚባል ነገር አለ። የኮርኒስ ጥቅሙ ምንድነው? አንድ የቤቱን ውበት ለማምጣት ምክንያቱም ኮርኒስ ብዙ አይነት ዲዛይን አለው። ብዙ አይነት የአሰራር አይነት አለው። ያ ቤቱን እንዲያምር ያደርገዋል። ስለዚህ አግዳሚና ወራጁ ካለቀ በኋላ ከዛ እዛ ላይ ደግሞ ሚስማር ከተመታ በኋላ ቆርቆሮ ከተሸፈነ በኋላ ጣሪያው ከስር ምንድነው የሚደረገው ኮርኒስ ኮርኒስ ደግሞ ከጂፕሰም ሊሰራ ይችላል። ከ ምንጣፍ ምንጣፍ የሚመስል ላስቲክ አለ። ከላስቲክ ሊሰራ ይችላል። ያ ላስቲክ ምንድነው የሚደረገው? በግድግዳው ጫፍና ጫፍ ይወጠራል ተወጥሮ በዛ በተወጠረበት እንትን እየተሸፈነ እየተሸፈነ ዳርና ዳር ይዘጋል ማለት ነው። ውስጡ ጣሪያ ውስጥ ማለት ነው። አሁን አሁን ደግሞ ከዘመኑ ጋር እየዘመነ የመጣው አሰራር ምንድነው? በጅብሰም ዱቄት የኮርኒስ አይነት መስራት አይነት መስራት ማለት በተለያየ ዲዛይን ነው የሚሰራው። እዛ ላይ ይጋገራል የመጋገሪያ ምጣድ አለው። በጣው ላይ የሚሰራ ምጣድ ነው እዛ ላይ ከተጋጋረ በኋላ የተለያየ ቅርጽ ይወጣለታል ከዛ እሱን ቀጥታ በቃንጫ ገመድ ማያያዝ ነው። ዳርና ዳር ላይ እያያዙ እየተወጠረ እየተወጠረ እየተወጠረ ግጥም ይላል። ከተገጣጠመ በኋላ ምንድነው የሚደረገው? ወጥ ቀለም መቀባት። ስለዚህ ከላይ ያለው ቆርቆሮም አይታይም ከቆርቆሮው የሚያልፍ ዝናብ ወይ እርጥበት ነገር እንኳን ቢሆን ኮርኒሱን ላይ ይቀራል ማለት ነው። ስለዚህ የኔ ቤት ጣሪያ ቆርቆሮ እና ኮርኒስ የተገጠመለት ነው ማለት ነው

እንደ ቤተሰብ ብዙ አይነት በዓል እናከብራለን ማለት የምናከብራቸው በዓላት በተለያየ መንገድ ይካፈላሉ። የመጀመሪያው ሃይማኖታዊ በዓላት ሁለተኛ ደግሞ እንደ ግለሰብ የምናከብራቸው በዓላት ናቸው እንደ ቤተሰቤ ያሉን። ለምሳሌ ከምናከብራቸው ሃይማኖታዊ በዓላት ወይም ቤተሰቦቼ እንደ ቤተሰብ አንድ ላይ ሆነን ከምናከብራቸው ሃይማኖታዊ በዓላት መካከል የመጀመሪያው አዲስ አመት ነው። ሁለተኛ የገና በዓል ወይም የክርስቶስ ልደት በዓል ነው። ሶስተኛው የትንሳኤ በዓል ነው ክርስቶስ የተነሳበት በዓል ማለት ነው። እነዚህን በዓላት እንደ ቤተሰብ ሃይማኖታዊ በዓላት እናከብራለን። ማለት ያው እኔ የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክሳዊ በዓላትን በሙሉ እናከብራለን እንደ ቤተሰብ። እንደ ግለሰብ ደግሞ በቤት ውስጥ ከቤተሰቤ ጋር ማከብረው የልደት በዓል፥ የልደት በዓል የኔ ሊሆን ይችላል፥ የወንድሜ ሊሆን ይችላል ፥የእህቴ ሊሆን ይችላል ፥የእናቴ ሊሆን ይችላል ወይም ደግሞ የልጄ ወይም የሚስቴ ሊሆን ይችላል። እና እሄ እንደ ግለሰብ ከቤተሰብ ጋር የምናከብራቸው በዓላት ናቸው። እና በአጭሩ መንፈሳዊ በዓላት እና አለማዊ በዓላት ብለን ልንከፍላቸው እንችላለን ማለት ነው። እና እነዚህን በዓላት እንደ ቤተሰብ እናከብራለን። ግን ይሄ ብቻ ሳይሆን እንደ ቤተሰብ ስናከብር ለምሳሌ የሌላ የጎሮቤት የጓደኛ በዓል ሊኖር ይችላል እዛ ላይ ስንጠራ እንደ ቤተሰብ ሄደን እናከብራለን አብረን ማለት ነው። ግን በብዛት እንደ እንደኛ ቤተሰብ ብቻ ከተወሰደ የምናከብራቸው በዓላት ሁለት አይነት ናቸው። አለማዊ በዓላትና መንፈሳዊ በዓላት ናቸው። ቅድም እንደጠቀስኩት አለማዊ በዓላት ልደት ሊሆን ይችላል፥ሰርግ ሊሆን ይችላል፥ ክርስትና ሊሆን ይችላል ብዙ አይነት በዓላት አሉ በአለማዊ የምናከብራቸው እንደ ቤተሰብ ለምሳሌ ልደቴን አከብራለሁኝ የማከብረው ብቻዬን አይደለም ከቤተሰቤ ጋር ነው። የልጅ ልደት አከብራለሁ። የማከብረው ብቻዬን አይደለም ከቤተሰብ ጋር ነው። የሚስቴን ወይ የባለቤቴን ልደት አከብራለሁ የማከብረው ብቻ አይደለም ከቤተሰብ ጋር የማከብረው የእናቴን ልደት አከብራለሁ። የአባቴን የወንድሜን የእህቴን የሁሉንም ልደት አከብራለሁኝ ማከብረው ከቤተሰብ ጋር ነው። በብዛት ግን እንደ ቤተሰብ ደግሞ ከማህበረሰቡ ከህዝቡ ጋር ነው የምናከብራቸው። ሃይማኖታዊ ባዓላት አሉ። የአዲስ አመት በዓል፥የመስቀል በዓል፥ የክርስቶስ ልደት በዓል፥የክርስቶስ ትንሳኤ በዓል፥ እነዚህ በዓላት ደግሞ ሃይማኖታዊ በዓላት ሆነው በሃይማኖታዊ መልክ የምናከብራቸው በዓላት ናቸው። እነዚ በዓላት ከቤተሰብ ጋር የሚከበሩ ናቸው። ለምሳሌ ከቤተሰብ ጋር ስናከብር የጥምቀት በዓል የሚከናወኑ ተግባራት አሉ ቤት ውስጥ። የክርስቶስ ልደት በዓል ቤት ውስጥ ሚከናወኑ ተግባራት አሉ። በዓል በዓል እንዲመስል የሚዘጋጁ ዝግጅቶች አሉ። የምንለብሳቸው ልብስ አይነቶች አሉ። ቤት ውስጥ ደግሞ የቤቱን ቀለም የመቀየር የማሳመር በቃ በዓል በዓል የማስመሰል ጉዳዮች አሉ። እነዚህን ሁሉ ይጨምራል በዓል ስናከብር ማለት ነው። እና ሃይማኖታዊ በዓላት በተለይ አደባባይ ላይ ወይም ቤተክርስቲያን ከምናከብራቸው ይልቅ ቤት ውስጥ ስናከብር የምንፈጥረው ድባብ አለ። ከምግብ ዝግጅት ጀምሮ ፥ከአለባበሳችን ጀምሮ ከፀጉር አሰራራችን ጀምሮ ይቀየራል። ያንን ሃይማኖት በዓል እንዲመስል ተደርጎ የሚሰራ ነው። አለማዊ ባአልም በተለይ ለምሳሌ ልደት ስናከብር ልደት የሚፈልጋቸውን ማቴሪያሎች ወይም ደግሞ መሳሪያዎች ጨምሮ የያዘ ነው የሚሆነው። ለምሳሌ ኩኪስ ማዘጋጀት፥ ልብስ ማዘጋጀት፥ ምናምን የመሳሰሉትን ኬክ ማዘጋጀት የመሳሰሉትን ያጠቃለለ ነው። እና በቤተሰብ የምናከብራቸው በዓላት እነዚህ ናቸው። በአጭሩ ግን ጠቅለል ሲደረግ መንፈሳዊ በዓላት እንደ ቤተሰብ እናከብራለን። አለማዊ በዓላት ለቤተሰብ

አዎ ሻማ ማብራት በጣም እወዳለሁኝ ሻማ ማብራት ብዙ አይነት ትርጉም አለው። እንደኔ አረዳድ ወይም ደግሞ እኔ እንደገባኝ ሻማ የምናበራበት ምክንያት ወይም እኔ የምወድበት ምክንያት ሁለት አይነት ነው። የመጀመሪያው አይነት መንፈሳዊ ትርጉም አለው። ሁለተኛው ደግሞ አለማዊ ትርጉም አለው። እና በሁለት መንገድ ነው ሻማ ማብራት የምወደው። የመጀመሪያውን ለመግለጽ ያክል በአለማዊ መንገድ ለመግለጽ ወይም በአለማዊ አኗኗር ሻማ የማበራበት ምክንያት አንድ መብራት ሲጠፋ ነው የመጀመሪያው። መብራት ሲጠፋ ሻማ አበራለሁኝ ጨለማውን በብርሃን አሸንፋለሁ። ስለዚህ ቤቴ ጨለማ እንዳይሆን አካባቢ ጨለማ እንዳይሆን ሻማ አበራለሁ። ሻማ ሳበራ ጨለማው አሸነፋለሁ ስለዚህ ብርሃን ይሆናል። ይሄንን ብርሃን ለማግኘት ሻማ አበራለሁኝ እና በዚህ ምክንያት ሻማ ማብራትን እወዳለሁ ማለት ነው። ሌላኛው ደግሞ መንፈሳዊ አለም ሻማ ማብራት እወዳለሁኝ። ሻማ የማበራው በተለይ እንደ እንደ ክርስቲያን እምነት ተከታይ እንደ አንድ ኦርቶዶክስ እምነት ተከታይ ሻማ የማበራበት ብዙ ምክንያት አለኝ። የመጀመሪያው ምክንያት መብራት እያለ እንኳን ሻማ አበራለሁ። ይሄ ምክንያት ምንድነው ለክርስትና ዋጋ የከፈሉ ብዙ ሰዎች እንዳሉ ለማሰብ ነው። እንደ ሻማ ቀልጠው እንደ ሻማ ዋጋ ከፍለው ለቤተክርስቲያን ዋጋ ከፍለው ይሄን ሃይማኖት ለዚህ ሰዓት እና ለዚህ ጊዜ ያደረሱት እነሱ ናቸው ብዬ ለነሱ ሻማ እበራለሁኝ ለነሱ ክብር እሰጣለሁ ማለት ነው በሌላ አነጋገር በቤተክርስቲያን ሻማ የማበራው ቤተክርስቲያን መብራት የለም ማለት አይደለም። ወይም ደግሞ ቤተክርስቲያን ጨለማ ሆኗል መብራት ይብራ ብዬ አይደለም ሻማ ማበራው። በቤተክርስቲያን ሻማ ማበራው ብዙ ቅዱሳን አባቶች በጣም ብዙ እልፍ አእላፍ ቅዱሳን አባቶች ለዚች ቤተክርስቲያን ለዚች ተዋህዶ ሃይማኖት ዋጋ የከፈሉ እንዳሉ ሳስባቸው ነው። እነሱ ቀልጠው ክርስትናን ግን ህይወት ሰጥተውት አብርተው ለዚህ ሳትና ለዚህ ጊዜ ደርሷል ማለት ነው። ስለዚህ ይሄን ለማሰብ ምን አደርጋለሁኝ ሁሌ ሻማ አበራለሁኝ። ሻማ የማበራው ደግሞ በእለቱ ነው ለምሳሌ እንደ ቤተክርስቲያን አስተምሮ አንድ ወይም ቀን አንድ ልደታ ነች። ስለዚህ በልደታ የልደታን በዓል ለማሰብ ሻማ አበራለውኝ ለምሳሌ ቅዱስ ገብርኤል፣ ቅድስተ ማርያም፣ መድኃኒዓለም እያንዳንዱ ቀን የራሱ ትርጉም አለው። በያንዳንዱ ቀን ሻማ አበራለሁኝ ስለዚህ ያንን ሳበራ ምንድነው እያሰብኩ ያለሁት በህሊናዬ እነዚህ አባቶች ይሄን ያህል ዋጋ ከፍለው እንደ ሻማ ቀልጠው ለእኛ አብርተውልናል የሚል ትርጉም ሰጥቼ ነው በአእምሮዬ የማስበው ስለዚህ ሻማ ማብራት በጣም እወዳለሁኝ ብዙ ትርጉም ይሰጠኛል ቅድም እንዳልኩት በአለማዊ አረዳድ ከሆነ መብራት በሌለበት አካባቢ ወይም ሲጠፋ ሸማ እናበራለን ይሄ ማለት መብራት እስኪመጣ ጨለማ ውስጥ ከምንቀመጥ ብርሃን ለማየት ስንል ሻማ እናበራለን ግን ከዚህ ወጣ ያለ ትርጉም ነው እኔ የምሰጠው ሻማ ሳበራ ማለት ነው። ይሄም ቅድም ለመግለጽ እንደሞከርኩት መንፈሳዊ ትርጉም ስላለው ነው። ለምሳሌ ሻማ በአንድ ክር ነው የምትቆመው፤ ዙሪያውን ግን የከበባት የሻማ ግግር ነው ስለዚህ ይሄ ክር በውስጧ ባለችው ክር እየቀለጠ እየቀለጠ እየቀለጠ የሚቀልጠው ደግሞ ዋጋ እየከፈለ እያበራ ማለት ነው እያበራ ዋጋ ይከፍላል እና ብዙ ትርጉም አለው በተለይ በኢትዮጵያ ኦርቶዶክስ ተዋህዶ መንፈሳዊ ትርጓሜ ሻማ ማብራት ብዙ ትርጉም አለው እኔ አሁን ከምገልጸው በላይ በጣም በርካታ ትርጉም አለው ግን በዋናነት ማንም ሰው ማንም ክርስቲያን የሚረዳው ሻማ ማብራት ማለት ለኔ የከፈሉ ዋጋ የክፍሉ ክርስቲያኖች አሉ የሚለውን ለመረዳት ነው ስለዚህ ሻማ ማብራት በጣም

አዎ ወደ ስራ በሰአቱ እደርሳለሁኝ። ወደ ስራ ለመሄድ ሰዓት ማየት የራሱ ጥቅም አለው። ለምሳሌ እኔ የመንግስት ሰራተኛ ነኝ። የመንግስት ሰራተኛ ደግሞ በኢትዮጵያ አቆጣጠር ወይም እንደ ኢትዮጵያ የመንግስት ሰራተኛ ወደ ስራ መግቢያ ጠዋት ሁለት ሰዓት ከሰላሳ ደቂቃ ነው። ለምሳ መውጫ ደግሞ ስድስት ሰዓት ከሰላሳ ደቂቃ ነው። ከዛ ተመልሶ ከሰአት በኋላ መግቢያ ደግሞ ሰባት ሰዓት ተኩል ነው። ከዛ በኋላ ደግሞ ማታ ከስራ መውጫ ከቀኑ አስራ አንድ ሰዓት ከሰላሳ ደቂቃ ነው። ሰአቶች የሚታወቁ በመንግስት ደረጃ በአዋጅ ተቀርጸው ለመንግስት ሰራተኛ የተሰጡ ሰአቶች ናቸው። ስለዚህ እነዚህን ሰዓት አክብሬ ወደ ስራ በሰአቱ እገባለሁኝ። ወደ ስራ በሰአቱ ለመግባት ደግሞ ቅድሚያ የምሰራቸው ስራዎች አሉ። ማለት ለምሳሌ ማታ ስተኛ ጠዋት እስከ ሁለት ተኩል ምንድነው ማድረግ ያለብኝ? የሁለት ተኩል ሰዓቷን እንዳይሻማብኝ ወይም ደግሞ ወደ ስራ የምገባባትን ሰዓት እንዳይሻማብኝ። ምንድነው የማደርገው ማታ የሚሰሩ ስራዎችን ቀድሜ እጨርሳለሁ። ቀድሜ እጨርሳለሁ። ቀድሜ ከጨረስኩኝ በኋላ ጠዋት ስነሳ እስከ ሁለት ሰዓት ባለው የሚከናወን ስራ ነው የሚያድረው ማለት ነው። ስለዚህ ማታውኑ ቀድሜ የራሴን መርሃ ግብር አስተካክዬ ጠዋት ሁለት ሰዓት እንድነሳ የሚያደርገኝን ወይም ደግሞ ለዛ የሚያበቃኝን ስራ እሰራለሁኝ። ከዛ ጠዋት ሁለት ሰዓት ተኩል ልብስ እቀይራለ፤ እዘጋጃጃለሁ የመኪና አገልግሎት አለ። ከቤት ወደ ስራ ቦታ ማለት ነው። እሱን እጠቀማለሁኝ። ከዛ ስራ ቦታ ከገባሁኝ በኋላ በሰአቱ የሚመጡት ደንበኞቼን በሰአቱ አስተናግዳለሁ። መስራት ያለብኝን እሰራለሁ። ያን ከሰራሁ በኋላ ምንድነው የማደርገው ስድስት ሰዓት ተኩል ላይ ወደ ቤቴ እመለሳለሁ። ወደ ቤቴ ተመልሼ እስከ ሰባት ተኩል አንድ ሰዓት አለችኝ። በዛ አንድ ሰዓት ውስጥ ምን ምን ማድረግ እንዳለብኝ ጽፌ አስቀምጣለሁ። እነዛን ስራዎች እሰራለሁኝ። የመጀመሪያው እንደሚታወቀው ለምሳ እስከመጣው ድረስ ምሳ መብላት ነው። ምሳ እበላለሁኝ። ምሳ በልቼ፤ ቡና ጠጥቼ በሰአቱ ሰባት ሰዓት ተኩል ላይ መኪና ጠብቄ ወደ ስራ ቦታ እገባለሁኝ። ሰባት ሰዓት ተኩል ስራ ቦታ ከደረስኩኝ በኋላ እስከ አስራ አንድ ሰዓት ተኩል የመንግስት ሰራተኛ ስለሆንኩኝ ሰዓት አክብሬ እሰራለሁ። ከዛ አስራ አንድ ሰዓት ደግሞ ወጣለሁኝ። አስራ አንድ ተኩል ወጣለው። ቤቴ እመጣለሁ። ከዛ በኋላ ለነገ እስከ ሁለት ሰዓት ተኩል የምሰራውን ስራ እንዳያደናቅፍብኝ ስራዎቼን ማታ በጊዜ ቶሎ አጠናቅቃለሁ። ከዛ ጠዋት ስነሳ ቀጥታ ሁለት ሰዓት ተኩል ወደ ስራ መሄድ ስለሆን ስላለብኝ ማለት ነው። ስለዚህ ወደ ስራ በሰአቱ እገባለሁኝ። ግን ወደ ስራ በሰአቱ ለመግባት የአብዛኛው ሰው ችግር ምንድነው ቅድሚያ መስራት ያለበትን ስራ አለመስራቱ ነው። ስራ ማሳደር የሚባል ነገር አለ። ስራ ማሳደር ለሰራተኛ ትልቅ እንቅፋት ነው። ምክንያቱም በሰአቱ እንዳንገባ ያደርገናል። ለምሳሌ ማታ ሰርተን ማደር ያለብንን ስራ ለጠዋት የምናሳድረው ከሆነ ጠዋት ሁለት ሰዓት ተኩል ላይ በሰአቱ ወደ ስራ መግባት አንችልም። ስለዚህ ይሄኛው የብዙ ሰዎች ደካማ ጎን ነው። በጣም የብዙ ሰዎች ደካማ ጎን ነው። ስለዚህ ምን ማድረግ አለበት እያንዳንዱ በተለይ የመንግስት ሰራተኛ በሰአቱ ወደ ስራ ለመድረስ የመጀመሪያው መስፈርት መሆን ያለበት ቅድሚያ ለሚሰጠው ስራ ቅድሚያ መስጠትና ስራን አለማሳደር ነው። ስራን ለነገ የማናሳድር ከሆነ እና ማታ መጥተን የምናጠናቅቅ ከሆነ ነገ በሰአቱና በጊዜው ወደ ስራ እንሄዳለን። ስለዚህ ሁልጊዜ የመንግስት ስራ ሰዓትን ለማክበር በእያንዳንዱ ሰዓት ማከናወን ያለብንን ስራ ማከናወን አለብን። ስራ የምናሳድር ከሆነ የነገን ጊዜ እየተሻማብን እየተሻማብን ይሄድና መጨረሻ ላይ የስራ ሰአታችንን ሁሉ ይሻማብናል ማለት ነው። ስለዚህ ለእያንዳንዱ ስራ ቅድሚያ ሰጥተን ቅድም ተከተል ሰጥተን ወደ ስራ ወደ ስራ ሰዓት እንዳይሻማብን እንዳይሸጋገርብን ማድረግ ከእኛ ይጠበቃል ማለት ነው።

ጠዋት ወይም ማታ በእኔ ወይም እንደ ሰው ልዩነት አላቸው። ማለት ለምሳሌ ጠዋት እና ማታ ሁለቱም ላይ ሰው ነኝ። ግን ትንሽ የስሜት ልዩነት ሊኖረኝ ይችላል። ማለት ለምሳሌ ጠዋት ንቅት እላለሁኝ። ወይም ደግሞ አይምሮዬ በደንብ ንጹህ ይሆናል። ምክንያቱም ከጫጫታ ከድካም እረፍ ስለምል። ማታ ማታ ግን ስራ ውዬ ስመጣ ከስራ ስመለስ ድካሙ የስራ ጭንቀቱ ምናምን ተደማምሮ ትንሽ አይምሮዬን ድብርት ውስጥ ይከተዋል። ለዛ ንቅት ያልኩ ሰው አልሆንም። ስለዚህ ጠዋት ወይም ማታ እኔ ጥሩ ሰው የምሆነው ወይም ደግሞ አይምሮዬ ጥሩ የሚሆነው ጠዋት ነው። ምክንያቱም ቅድም እንደጠቀስኩት ጠዋት ላይ አይምሮ እረፍት ወስዶ ንቅት ብሎ አዲስ ሀሳብ፣ አዲስ ጉልበት፣ አዲስ አስተሳሰብ የምናገኝበት ነው። ጠዋት እንደዛ ነኝ እኔ። ማታ ግን ጠዋት ከስራ ወጥቼ ስራ ውዬ ስራ ቦታ የሚያጋጥመኝ ብዙ ድካሞች አሉ። የስራ ጭንቀቱ አለ። ለስራ የምሰጠው ጊዜ አለ። እዛ ላይ የማባከነው ጉልበት አለ። ያ ያ ተደምሮ ልክ ማታ ስገባ ትክክለኛ ሰው አልሆንም። ምክንያቱም የሆነ ጭንቀት ይፈጥርብኛል። አይምሮዬ በጣም ይጨናነቃል። በቃ ስራውን በማሰብ ብዙ ድምጾች ይሰሙኛል። እንደየ ስራው ሁኔታ ይለያያል እንደሰው። እኔ ግን መምህር ስለሆንኩኝ በቃ ከተማሪ ጋር የነበረኝ ጭቅጭቅ ለተማሪ እውቀት ለመስጠት የማባክነው ጊዜ የማባክነው ጉልበት ሁሉ ድካም ይሆንብኝና ማታ ትክክለኛ ሰው አልሆንም። ስለዚህ አይምሮዬን ማደስ አይምሮዬን ነፃ ማድረግ ይኖርብኛል። ለዛ ደግሞ ያለኝ አማራጭ ምንድነው መተኛት ነው። ተኝቼ ጠዋት ስነሳ አዲስ ጉልበት አዲስ ሰው አዲስ ማንነት ነው የምንላበሰው። ይሄ በቃ እኔ ፈልጌው ሳይሆን ተፈጥሮ ነው። በተፈጥሮ ሰው እረፍት ሲወስድ ሰው ተኝቶ ሲነሳ የሚያገኘው የአእምሮ ሰላም በስራ ቦታ ወይም ደግሞ ማታ አያገኘውም። ምክንያቱም ሌሊት ሰላማዊ እንቅልፍ ተኝቶ ነው የሚነሳው። ሰላማዊ እንቅልፍ ተኝቶ ሲነሳ ጠዋት አዲስ ሰው ነው። አዲስ ማንነት ነው የሚሆነው። ስለዚህ ጠዋት ጥሩ ሰው ይኮናል፤ ጥሩ ሰው ማለት በፀባይም በአእምሮም በጉልበትም በብዙ ነገር ምክንያቱም ሌሊት ሰላማዊ እንቅልፍ ተኝቶ ነው የሚያድረው። ስለዚህ አይምሮዬ እረፍት ስለወሰደ ጠዋት እንደ አዲስ ማሰብ እችላለሁ። ጠዋት እንደ አዲስ ጉልበት ሊኖረኝ ይችላል። ጠዋት እንደ አዲስ ሀይል አገኛለሁኝ። ነገር ግን ማታ ማታ በጣም ከባድ ነው። ምንም ስራ ባይበዛ እንኳን ቀን ላይ የምናሳልፈው ጫጫታ ከሰዎች ጋር የነበረን ንግግር ሁሉ አእምሮአችን አበላሽቶት በጣም አጨናንቆት ያንን ሁሉ እያሰበ እያሰበ እያሰበ ሰላማዊ ሰው መሆን ይከብዳል። ስለዚህ እኔ ጠዋት ነው ጥሩ ሰው የምሆነው። ጠዋት ላይ አዲስ ጉልበት ነው የማገኘው፤ አዲስ የአእምሮ መነቃቃት ነው የማገኘው። እና ጠዋት ጥሩ ሰው ነው የምሆነው። ስለዚህ ብዙ ጊዜ በእርግጥ ይሄ ለማንኛውም ሰው የሚሰራ እውነት ነው። ለኔ ብቻ አይደለም። ሁል ጊዜ ጠዋት ጠዋት ሰው አዲስ ነው የሚሆነው። አዲስ ማንነት ነው። አዲስ ጉልበት ነው። አዲስ አስተሳሰብ ነው የሚያገኘው። የአስተሳሰብ ደግሞ ቀን ላይ ለሚሰራው ስራ ትልቅ እድል አለው። ትልቅ እድል ስለዚህ ማታ ማታ ትንሽ የቀኑ ውሎ ይወስነዋል በርግጥ፤ ግን በየትኛውም ስራ ቦታ እንዋል ማታ ወደ ቤት ስንገባ የሚኖረን አቋም ትክክለኛ ሰውነታችን አይገልጽም። በፍጹም አይገልጽም። ምክንያቱም ቀን ላይ የምናስበው ሀሳብ የፀሀዩ የሙቀቱ መፈራረቅ የስራው ድካም ከሰዎች ጋር የዋልንበት የንግግር ሁኔታ ሁሉ አእምሮአችንን እያጨናነቀው ነው የሚያመሸው። ስለዚህ ማታ ጥሩ ሰው ልንሆን አንችልም። ይሄ ለኔ ብቻ ሳይሆን ለሁሉም ሰው ይሰራል። ምክንያቱም የቀኑ ውሎ ለማታው ወሳኝ ነው። አይምሮም እንደዛው ነው። ቀን ላይ በባከነው ጊዜ ወይም ብዙ ጊዜ በሰጠነው ስሜት ውስጥ ነው የምናመሸው። እና ማታ ብዙ ጊዜ ጥሩ ሰው አንሆንም። ጠዋት ግን ቅድም እንደገለጽኩት አእምሮአችን እረፍት አግኝቷል። አእምሮአችን ሰላም አግኝቷል። ስለዚህ ሰፋ አድርገን ማሰብ አዲስ ጉልበት አዲስ የሰው ሀይል የሰው አስተሳሰብ የምናገኘው ጠዋት ነው። ስለዚህ ጠዋት ጥሩ ሰው ነው የምንሆነው።

ፀሀይ የምንጠ የምንጠበቅባቸው ብዙ አይነት መንገዶች አሉ። ማለት ፀሀይ ብዙ ጊዜ ቀን ላይ በጣም አስቸጋሪ ነው። የፀሀይዋ ሀይል ይከብዳል የሰውን አይምሮ የሰውን የቆዳ ቀለም ሁሉ የመቀየር አቅም ሁላ አለው። እና ከፀሀይ የምንጠበቅበት መንገድ እንደ እንደ ሰው የተለያየ ነው። ለምሳሌ አንድአንድ ሰው ቤት ውስጥ መቆየት ሊሆን ይችላል የሚመርጠው። አንድአንድ ሰው ደግሞ ዣንጥላ መያዝ ሊሆን ይችላል። አንድአንድ ሰው ደግሞ በዛፍ ስር መጠበቅ ሊሆን ይችላል የሚመቸው። አንድአንድ ሰው ደግሞ እንዲሁ ጥላ ስር ሻይ ቡና እያለ መቀመጥ ሊፈልግ ይችላል። በዛ መንገድ ከፀሀይ ሊጠበቅ ይችላል። እንደየሰው ይለያያል። እንደራሴ ወይም እንደአንድ ግለሰብ ግን ከፀሀይ የምጠበቀው እንዴት ነው የመጀመሪያው ስራ ቦታ ከሆንኩኝ ቤት ውስጥ ቤት ውስጥ ነው የምሆነው። በረንዳ ላይ ወይ ፀሀይ ላይ ወጥቼ አልቀመጥም። ስራ ቦታ የስራ ቦታ ወይም የቢሮ ቦታ ውስጥ ነው የምሆነው። ሁለተኛው ደግሞ ቤት ውስጥ ከሆንኩኝ በረንዳ ላይ ወጥቼ ወይም ፀሀይ ላይ ያለበት ቦታ ላለመሆን ወደ ውስጥ ገብቼ ቤት ውስጥ እቀመጣለሁ። ብዙ ጊዜ ግን ፀሀይ የምጠበቅበት መንገድ ዣንጥላ በመያዝ ነው። ለምሳሌ ከስራ ቦታ ወደ ቤት ስመጣ ወይም ደግሞ ከቤት ወደ ስራ ቦታ ስሄድ ፀሀይ በጣም ያቃጥለኛል እና በዛ ሰዓት ምንድነው የማደርገው የወንዶች ዣንጥላ የሚባል አለ። እሱን ገዝቼ ከቤት ስወጣ እሱን ዘርግቼ እሄዳለሁኝ። ከስራ ቦታ ወደ ቤት ስመለስም እሱን ዘርግቼ እይዛለሁኝ ማለት ነው። እና እኔ ብዙ ጊዜ ከፀሀይ የምጠበቀው ዣንጥላ በመያዝ ነው። ምክንያቱም ዣንጥላ የፀሀይን ጨረር ለመከላከል ሰውነታችን በፀሀይ ጉዳት እንዳይደርስበት ያደርጋል። ፀሀይ በጣም ከመታን የሰውነታችን ጀርሞች ሁሉ ይሞታሉ። ብዙ አይነት የቆዳ ልዩነት ወይም ደግሞ ቆዳ ጥቁር የመሆን መልክ ያሲዛል። ስለዚህ ከፀሀይ ለመጠበቅ ለማንኛውም ሰው እኔ የምጠቀመውን ለማንኛውም ሰውም ያለኝ ምክር ዣንጥላ መጠቀም ነው። ምክንያቱም ብዙ ጊዜ መንገድ ላይ ስናሳልፍ ነው። ፀሀይ በጣም የሚጎዳን ቢሮ ከሆነን ቢሮ ውስጥ እንቀመጣለን። ከሆንን ደግሞ ቤት ውስጥ እንቀመጣለን። ግን መንገድ ላይ ከስራ ቦታ ወደ ቤት ከቤት ወደ ስራ ቦታ የምንሄድበት ርቀት ፀሀይ ያገኘናል። ያን ጊዜ ምንድነው ማድረግ ያለብን ዣንጥላ መያዝ ነው። ዣንጥላ ሴቶች የሴቶች ዣንጥላ የሚባል አለ። ወንዶች ደግሞ የወንዶች ዣንጥላ የሚባል አለ። እሱን መያዝ ነው። በጣም ጥቅም አለው። ዣንጥላ ደግሞ አሁን አሁን እየተወደደ መጣ እንጂ እንደውም በፊት በጣም ርካሽ ነበረ። አሁን አሁን ግን በጣም እየተወደደ ዋጋው እየጨመረ እየጨመረ መጥቷል። እስከ አንድ ሺህ ብር ገብቷል የአንድ ዣንጥላ ዋጋ። በፊት እንደዛ አልነበረም። ግን ምንም ቢሆን ፀሀይ በፀሀይ ስንመታ ከሚያጋጥመን ጉዳት አይበልጥም። ምክንያቱም ፀሀይ በጣም ሲያቃጥለን በጣም የሚጎዳው አይናችን እና ፊታችን ነው። የአይናችን ቆዳ ሽፋሽፍት እየጠፋ እጠቆረ እጠቆረ ቆዳችን እየጠቆረ ወዙ እየተመጠጠ ይሄዳል። ፀሀይ በብዛት የሚመታን ከሆነ ማለት ነው ስለዚህ ከፀሀይ ለመጠበቅ ምንድነው ማድረግ ያለብን የመጀመሪያው ዣንጥላ መያዝ ነው። ይሄ ምንም አማራጭ የሌለው መፍትሄ ነው። ዣንጥላ መያዝ አማራጭ የሌለው መፍትሄ ነው። ስለዚህ ሁል ጊዜ ከስራ ቦታ ስንመለስ ከቤት ወደ ስራ ቦታ ስንሄድ ዣንጥላ መያዝ አለብን። ፀሀይ ደግሞ ብዙ ጊዜ በበጋ ወቅት ትበረታለች። እንደሚታወቀው አሁን በኢትዮጵያ የጥር ወቅት የበጋ ወቅት ነው። የበጋ ወቅት ላይ ደግሞ ፀሀይ በብዛት የምትወጣበት ፀሀይ ሰዓት ነው። ስለዚህ ፀሀይ በብዛት ስትወጣ ሰውነታችን ላይ ጉዳት እንዳይደርስ ወይም የሰውነታችን ቆዳ እንዳይጎዳ ምንድነው ማድረግ ያለብን ዣንጥላ መያዝ ነው። ይሄም ምንም አማራጭ የሌለው ነው። በተደጋጋሚ የምናገር አማራጭ ስለሌለ ነው። ከዚህ ውጪ ከፀሀይ የምንጠበቅበት ሌላ መንገድ የለም። ስለዚህ ሁል ጊዜ ዣንጥላ መያዝ ከፀሀይ ለመጠበቂያ የመጀመሪያ መስፈርት ነው። ስለዚህ እኔ በግሌ ዣንጥላ በመያዝ ከፀሀይ እጠበቃለሁኝ። ይሄ ብቸኛው መፍትሄ ነው ለኔ።